እኔ ዶሮ በጣም የምጠላው እንስሳ ነው ከእንስሳ ሁሉ ዶሮ እና ፍየል አልወድም። በጣም አጥፊ እንስሳ ነው። ዶሮ በቃ ግቢ ስር አንድ ኩሳቸው ያስጠላል። ሁለት ደግሞ በቃ ሁሉ ነገር አታክልት ያበላሻሉ። ከጎረቤት ጋር ወጥተው ያጣላሉ። ስለዚህ እኔ ዶሮ የሚባል እንስሳ ከመብላት ውጭ ማርባት አልወድም። ስለዚህ ዶሮ የለኝም።

አዎ ዝናብ በሚዘንብበት ጊዜ ዝናብ ውሃ ሰብስባለሁ። ምክንያቱም የዝናብ ውሃ አንድ ልብስ ለማጠብ በጣም ነው የሚያጸዳው። በጣም ደስ ይላል። ምክንያቱም ምንም አይነት ኬሚካል ያልተጨመረበት ነው። ለጸጉርም መታጠብ በጣም ደስ ይላል። እና ተፈጥሯዊ የሆነ ነገር ስለሆነ ዝናብ በሚዘንብበት ጊዜ የዝናብ ውሃ እሰበስባለሁ።

አዎ እሳት ማንደር እችላለሁ እንደውም እኔ ገጠር በምሰራበት ሰዓት ላይ እንትን ነበር በእንጨት ነበር አበስል የነበረው በዛ እንደ ልብ ያው መብራትም ስለሌለ በስቶቭ ምናምን መጠቀም አልችልም ነበር ለዛ። በእሳት ስለሆነ እሳት ማንደድ እችላለሁ እንጀራ ለመጋገርም በእሳት ስለሆነ በደንብ ነው ቶሎ ነው የሚቀጣጠልልኝ እንደውም እችላለሁ እሳት ማንደድ።

የ አትክልት ስራ አትክልት ማብሰል ካልሆነ በስተቀር ሌላ አትክልት የምሰራው ነገር የለም። ለምሳሌ የአትክልት መትከል መኮትኮት ማረ ምናምን ከሆነ። ምንም አይነት የአትክልት ስራ አላረግም። ግን አትክልትን ማብሰል ከሆነ። ጥያቄው አትክልትን አበስላለሁ እንጂ ሌላ የአትክልት ስራ የምሰራው ነገር የለም።

አዎ ስራዬን እወደዋለሁ ያው እግዚአብሔር የተመሰገነ ይሁን። ስራዬ ልጆችን ማብቃት ነው የልጆችን ጭንቅላት ላይ መስራት ስለሆነ። እኔ ደግሞ ብዙ የተለያየ ሙያ ያላቸው ወደፊት ብዙ ዶክተር ሊሆኑ የሚችሉ አገር ሊሆን ሊመሩ የሚችሉ ብዙ ታዳጊዎችን ስለሆነ እያፈራሁ ያለሁት እጅግ በጣም በስራዬ ደስተኛ ነኝ።

አዎ ዘመኑን እንደሚታወቀው የዲጂታል ባንኪንግ ስለሆነ በካሽ ሁሉን ነገር መያዝ በካሽ መስጠት በካሽ መቀበል ቀርቷል። እና በስልክ ነው ገንዘብ የምላላከው ምልከውም ምቀበለው። በስልክ ነው በሞባይል ባንኪንግ ማለት ነው። እና አዎ እልካለሁ በስልኬ ገንዘብ

እኔ ድሮ በእንደዚህ ፎቶግራፍ ቤት ፎቶ ቤት ሄዶ ፎቶ መነሳት በጣም ነበር ደስ የሚለኝ። እና ሃርድ ኮፒ- አስቀምጥ ነበር። በቃ በእያንዳንዱ እንቅስቃሴ ፎቶ መነሳት ያስደስታኝ ነበር። ግን አሁን ለምን እንደሆነ አላውቅም ፎቶ መነሳት በጣም ነው የሚያስጠላኝ። አልወድም በቃ። ስልኬ ስልኬ ይዤ ራሱ ስልኬ ላይ ምንም አይነት ፎቶ የለም። እና ከጊዜ ወዲህ ፎቶ መነሳት ጠልቻለሁ።

በአከባቢያችን ሙዚየም የለምና እስካሁን ድረስ እኔ ሙዚየም ገብቼ አላውቅም። አክሰሱን ባገኝ እድሉን ባገኝ ሄጄ ብጎበኝ ደስ ይለኛል። ግን እስካሁን ድረስ ሙዝዬም ገብቼ አላቅም። ያው እወዳለው እፈልጋለው ግን አክሰሱ በቅርበት ስለሌለ ጎብኝቼ አላውቅም

አዎ የቀረም እበላለሁ። እኔ ምግብ አስተርፌ መድፋት ልምድ የለኝም ምክንያቱም ይሄንን ያጡ በጣም ብዙ ቤተሰቦች አሉ ብዙ ሰዎች ስላሉ ምግብም መድፋት ሀጢያት ነው ስለዚህ የተረፈ ምግብ እበላለሁ።

ከቤቴ ስራ ቦታዬ ይርቃል። ቢያንስ መመመ በመኪና አስር ደቂቃ ከዛ ደግሞ በእግር አስር ደቂቃ ሃያ ሃያ ደርሶ መልስ አርባ ደቂቃ ማለት ነው። እና ያው ግን ቢሆንም ተመላልሼ ነው እምሰራው። ከባድ ቢሆንም ማለት ነው ግን ቢያንስ ደርሶ መልስ አርባ ደቂቃ ይርቃል።

አዎ ሌሎችን መርዳት እወርዳለሁ በተለይ የተቸገሩም የኔን እርዳታ የሚሹም ሰዎችን እረዳለሁ። በተለይ ደግሞ በእድሜ በእድሜ የገፉ ሰዎችን መርዳት በጣም ያስደስተኛል። ምክንያቱም እኛ ስንረዳ ከፈጣሪ ነው የምናገኘው። እና ሌሎችን መርዳት አዎን እወዳለሁ።

አዎ እኔ ከምግብ በጣም የምወደው እንጀራ ነው ያው ከእንጀራ ውጪ ሌላው ዝም ብሎ በቃ እንዳጋጠሚ የሚበላ ምግብ ወይ ምናምን ነው እንጀራ ቤት ከሌለ ምናምን ነው ሌሎችን ነገሮች የምሰራው። ያው ግን ከሌሎች ሲታይ ከፓስታ ከማካሮኒ ምናምን ሩዝ ጥሩ ነው ሩዝ ባትክልትም በስጋም ሲሰራ ይጠፍጣል እና እወዳለሁ። ያው ግን ከእንጀራ ቀጥሎ

እኔ የሽያጭ ሰራተኛ ስላልሆንኩኝ ምንም አይነት የሽያጭ ግቦች የሉኝም። አልሸጥምም እና ያው አንዳንዴ የሚያስፈልገኝን ነገር ልክ እዛ እችላለሁ እንጂ የሽያጭ ሰራተኛ አይደለሁም። ስለዚህ ምንም አይነት የሽያጭ ግብ የለኝም። ከስራዬ ጋር የማይገናኝ ነገር ስለሆነ ማለት ነው። እሱ ነጋዴዎች አንጂ ሊመልሱ የሚችሉት እኔ ግን ነጋዴ አይደለሁም

ኦ ያው ምኖርበት አካባቢ ሞቃት ስለሆነ ብዙ ጊዜ እኔ ብርድ ልብስ አልጠቀምም። ብርድ ልብስ ምክንያቱም የሚያስፈልገው በጣም ቀዝቃዛማ አካባቢ ነው። እኛ ደግሞ ሙቀት ላይ ነው ያለነው። ስለዚህ አንሱላ ነው ብዙ ጊዜ እንደው የምንጠቀመው። ሳሳ ያለ ነገር። ያው ብርድ የብርድ ሰዓት ሲመጣ አንድ ብርድ ልብስ ነው። ያን ያህል ብርዱ በጣም ከፍተኛ ስላልሆነ በብርድ ሰዓት ራሱ አንድ ብርድ ልብስ ልትጠቀም እንችላለን።